እድለኛ ማለት ነገሮችን ለማግኘት የታደለ

ቆጮ ከክትፎ ጋር የሚበላ ባህላዊ ምግብ ነው።

የፖሊስ ደውል የአደጋ ጊዜ መጥሪያ ነው

አፍ ምግብ እምንመገበት የሰውነታችን ክፍል

ስለተገናኘን ደስ ብሎኛል ደስታችንን መግለጫ አንዱ መንገድ ነው

ገንዘብ ለማግኘት የምናደርገው ነገር ስራ

ሶስት ከዜሮ ጀመረን ሶስተኛ ላይ የምናገኘው ቁጥር

ኮፍያ ፀጉራችንን ለመሸፈን የምንጠቀመው የልብስ አይነት

ዶሮ እንቁላል የሚሰጡን የ ቤት እንስሳቶች ናቸው

ለሰራነው ስራ የሚከፈለን ክፍያ ደሞዝ

መጠንን ለማወቅ የምንጠቀመው ነገር ነው።

ሱሪ ወንዶች የሚታጠቁት የልብስ አይነት ነው

እግር ለመራመድ ሚያገለግለን የሰውነታችን ክፍል

ጁላይ በሀበሻ አስረኛ አስራ አንደኛ በፈረንጅ ደግሞ ስባተኛ

ደንበኛ ምርታችንን ወይንም ደግሞ አገልግሎታችንን የሚጠቀም

መተኛት እረፍት መውሰድ ነው ማንቀላፋት

ቡና የካፊን ንጥረ ነገር በውስጡ የያዘ አነቃቂ መ

ውሃ ዘውትር የምንጠቀመው የመጠጥ አይነት ነው

ይቅርታ ስላጠፋነው ስህተት የሚጠየቅ ነው

አማርኛ አትችልም? እችላለሁ እንደውም የአፍ መፍቻ ቋንቋዬ ነው

እስትራቴጂ እቅድ ወይንም ደግሞ መመሪያ ነው

መስኮት ንፋስ የምናስገባበት የቤታችን ክፍል

ሀላፊ ሀላፊነት ሚቀበለው ሰው ነው

ኤፕሪል በሀበሻ ስምንተኛው በፈረንጅ ሶስተኛው ወር ነው

አያት የናትና አባታችን ወላጆች ናቸው

ቤተክርስቲያን የአምልኮ ቦታ ነው።

ስልካችን ላይ ወይንም ደግሞ ኮምፒዩተራችን ላይ የተለያዩ ነገሮችን የምንጠቀምበት ነው

ባቡር የመጓጓዣ መሳሪያ ነው

ቅዳሜ የሳምንቱ ስድስተኛ ቀን ነው።

አልገባኝም ያልገባንን ነገር የምንጠይቅበት ቃል ነው።

እንኳን ደህና መጡ ሰዎችን መቀበያ ያውቃል

ኦክቶበር በሀበሻ ሁለተኛው በፈረንጅ ደግሞ አስረኛው ወር

ይቅርታ ሁለተኛ እድል የምንጠይቅበት ቃል ነው።

ጃንዋሪ በፈረንጅ አንደኛው በሀበሻ ደግሞ አምስተኛው ወር ነው

አ የ እንግሊዘኛ አናባቢ ፊደል ነው

ከሌላ አካል እሚደረግልን ድጋፍ እርዳታ ይባላል

መታጠቢያ ቤት የት ነው? እዛው ግቢ ውስጥ ነው

ደመና ፀሀይ የሌለው ቀን ነው

አውቶቢስ መጓጓዣ መሳሪያ ነው

ሶፍትዌር መተግበሪያዎች የሚሰሩበት ፕሮግራም ነው።

ካልሲ ከጫማ ስር ምናደርገው የእግር ልብስ ነው።

የምስክር ወረቀት ማስረጃ ነው።

ሰራተኛ አገልጋይ ማለት ነው

እንቁላል ከዶሮ የምናገኘው የእንስሳት ተዋጽኦ

ብቁ የሆንበት ነገር ብቃት ይባላል

መሮጥ በጣም የፈጠነ እርምጃ

አጎት የእናት ወይንም የአባት ወንድም

ጆሮ የምናዳምጥበት የሰውነታችን ክፍል ነው

ራስ ከላይ የሚገኘው የሰውነታችን ክፍል ነው

የተጠቃሚ ስም የባለቤት ስም

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶች አሉ። እርስ በእርሳችን እንረዳዳለን በችግር ጊዜ ይቀረቡኛል። በደስታ ጊዜ አብረው ይሳቃሉ። ሚስጥሮችን እንለዋወጣለን። በየቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን። ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ነው። እምነት ያስፈልገዋል። እውነተኛ ጓደኞች እድለኛ ያደርጉሃል ከእነርሱ ጋር መሆን ደስ ይለኛል